ሰነድ ማለት መረጃ ማለት ነው የጽሁፍ ስብስብ ማስረጃ ማለት ነው

ስትራቴጂ ማለት ፕላን ወይም እቅድ።

ክፍያ ማለት ዋጋ ማለት ነው። ዋጋ

እሁድ ማለት የእረፍት ቀን ነው። የመጨረሻው የሳምንቱ የመጨረሻው ቀን እሁድ ይባላል

ሰባት ማለት ቁጥር ነው። ከዘራ ትመስላለች የቁጥር አይነት ናት

ፊት ማለት ገጽታ ማለት ነው።

ቅና ማለት ጓጓ ማለት ነው መጓጓት ማለት ነው ቅናት ማለት።

ቀጠሮ ማለት አንድ ቦታ ላይ መገናኘት ማለት ነው። ግንኙነት ማለት ነው

ጥቁር ማለት የከለር አይነት ነው። ጥቁር ፈካ ያለ ሳይሆን ደብዘዝ ያለ ማለት ነው ጥቁር